ጊዜህን በደንብ ታስደድራለህ ወይ? ለሚለው ጥያቄ አሁን ይቺን ሁለት አመት በጣም በጣም በሚገባ እያስተዳደርኩ ነው። ከዛ በፊት ግን ጊዜየን በደንብ እያስተዳደርኩ አልነበረም። የጊዜ ጥቅምም አልተረዳውም። አሁን ግን ሶሻል ሚዲያ ላይ እያየው ፖድካስት የሚደረጉ ሰዎችን ከእነሱ ልምድ እየወሰድኩ ጥሩ እየተጠቀምኩ ነው። እንዴት ነው የምትጠቀም ብትለኝ? ጊዜዬን የማስተዳድርበት መንገድ አሁን የመንግስት ስራ ነው ተቀጥሬ እየሰራሁ ያለህ። በትርፍ ሰዓቴ ምንም ስራ በሌለኝ ጊዜ እሄዳለሁ ራሴን የምለውጥበትን ቦታ ሶሻል ማርኬት ላይ እየሄድኩ የኦንላይን ስራዎችን ፍሪላንሶችን እየፈለኩ ወደ ስራ ወደ ገንዘብ የምቀይርበትን መንገድ በጣም በጣም እየተቆጣጠርኩ ነው። እኔ አሁን በአሁኑ ጊዜ አንድ ሰዓት አንድ ሰዓት አይደለም አምስት ደቂቃ ሲባክን ያለ ፕሮግራም በጣም እየተቆጨው ነው ያለው ምክንያቱም እድሜ እየሄደ ነው። በቃ የእድሜ የጊዜ ጉዳይ። ምንድነው? ጊዜ ነው በቃ ጊዜን ከተጠቀምክ ብር አለ በጊዜን ካልተጠቀምክ በር የለም ይሄ ነው። በአጭሩ እና አሁን ብር እንዲኖረኝ ስፈልግም ብር መኖርም እንዳለበት ሳስብ ጊዜዬን በደንብ መጠቀም አለብኝ ብዬ በጣም ወስኛለሁ እና አሁን በደንብ እየተጠቀምኩ ነው። ያጠቃቀሜን ሁኔታ ላካፍል እመጣለሁ። መንግስት ስራ መንግስት ስራ ጠዋት ሄጄ ሁለት ሰዓት ገብቼ እስከ አስራ አንድ ሰዓት ነው የምሰራው ከአስራ አንድ ሰዓት ጀምሬ ደግሞ ቤት አንድ ሰዓት ነው ወደ ቤት የምገባው። ከዛ መጥቼ በቃ እስከ አንድ ሰዓት ባለው ከምሽቱ ከአንድ ሰዓት እስከ ሁለት ሰዓት ባለው ደግሞ እራቴን እበላለሁ እግሬን እታጠባለሁ ምናምን ሁለት ሰዓት ጀምሬ እተኛለሁ። ከ10 ሰዓት በኋላ ሁሌ ከ10 ሰዓት ሁሌ ጠዋት ላይ አስር ሰዓት ላይ እነሳለሁ። ከተነሳሁ በኋላ በእምነቴ ጠሎት አደርጋለሁ 30 ደቂቃ ሌላውን የቀረውችን ሰዓት እስከ 12 ሰዓት መጽሐፎችን አንባለሁ። ከዛ ከእነሱም ካነበብኩ በኋላ ቀጥታ ወደ ሶሻል ሚዲያ እገባና ምንድን አለ የኦንላይን ስራ ምን አለ የሚለውን ሰርች ያደርጋሉ። እያየሁ በደምብ እስከ አንድ ሰዓት ባለው አሁን እሁድ ቅዳሜ ከሆነ እስከ አንድ ሰዓት ባለው ያን እጠቀማለሁ ሰርች አደርጋለሁ። ከዛ ቀኑን ሙሉ ስላየሁት ያንን ያየሁትን ቪዲዮ ወደ ተግባር እቀይራለሁ። መስራት አለብኝ ሊሆንም ላይሆንም ይችላል ግን እሞክረዋለሁ። ካልሆነ ደግሞ አለው። ከሆነ ሌላ ደግሞ ሌላ አማራጮችን እፈለጋለሁ። ጊዜ ያለምንም አላባክንም አሁን ይቺን ሁለት አመት በደንብ በደንብ እያስተዳደርኩት ነው ብዬ አስባለሁ እንደኔ የተጠቀምኩበት ነው። ለምሳሌ አሁን እናንተ ይሄን ልሰራ ስታዘጋጁልን ለአርቲሻል ኢንተለጀንሲ ለድምጽ ቅጂ ያዘጋጀች ሁሉም ያው በኦንላይን ተከታትለን ነው። ያገኘናችሁ ይሄ ምንድነው? ሰዓታችን በአግባቡ ስለምንጠቅም ሰአቴን ደግሞ በደምብ ተጠቅሜበታለሁ ብዬ የማስብ አሁን ዝም ብዬ ቲክቶክ ገብቼ ቲክቶክ ስክሮል አላደርግም አላይም ቲክቶክ ስጀምር ምክንያቱም እኔ የምፈልገው ነገር ስለማላገኝ ተሎ እኔ የምፈልገው እነሱን የሚፈልጉትን ብቻ ነው የሚያቀርቡልን። ዩቲዩብ ላይ እገባና ግን እኔ የምፈልጋቸው ነው ስለ ቢዝነስ ከሆነ ስለ ቢዝነስ ስለ አነቃቂ ቪዲዮ ከሆነ ስለ አነቃቂ ቢዶ ሰርች አድርጌ እሷን ብቻ አይቼ ነው ውጥት የምለው። እና አሁን ሰዓን በጣም እየተጠቀምኩ ነው ብዬ ነው እንደኔ የማስበው እየተጠቀምኩም ነው። ውጤታማም ነኝ ይኸው በአጭሩም ውጤታማ ነኝ። እቀጥላለሁ በዚህ በማስተዳደሩ ምክንያቱም ውጤታማ እያደረገኝ ስለሆነ። ሌላው አልተጠቀምኩበትም። ብዬ የማስበው ጭንቅላት በነገራችን ላይ በጣም ብዙ ታሪክ መስራት ይችላል እውነት ነው ጭንቅላታችንን እየተጠቀምንበት አይደለም። ጊዜያችንንም የምናባክንበት ጊዜ አለ። ይሄ ምንድነው? ትንሽ አሁን ከሰው ጋር ዝም ብሎ የማይሆን ወሬ ልናወራ እንችላለን ይሄ አንዱ ብክነት ነው። ስለ ቢዝነስ ጓደኛዬን ጓደኛ መምረጥ ይፈልጋል በቃ። እሱም የሚያወራው ስለ አንተ ስለምትሰራው ቢዝነስ መሆን አለበት ፍላጎቱ መሆን አለበት ሌላ ሀሳብ ከሆነው ስለ ሌላ ሀሳብ ከሆነ እሱ ያንተ ስለሌላ ከሆነ አይገጣጠምም። እንጂ አንድ አይነት ሀሳብ ግን ከሆነ ተጓደኛ ጋር መውራትም በጣም ጠቃሚ ነው። ምክንያቱም እንዴት ልስራው? እንዴት አድርገህ ሰርተሀው ነው ይሄን ያለፍኩት እየተባለ እየተረዳዳ ለመሄድ ማውራት በጣም ወሳኝ ነው። ግን የምናወራው ሰውዬ አንድ አይነት አላማ አደርጎኛለሁ የሚለውን ማሰብ አለብን ብዬ እኔ አስባለሁ። እንደኔ ይሄንን ነው የምልህ።

አዎ ታሪክ መንገር በጣም ነው የምወደው። ታሪክ መንገር ትወዳለህ? ለሚለው ጥያቄ አዎ በደንብ ነው የምወደው፤ ይሄ የሚሆንበት ምክንያትት እኔ ብዙም አንባቢው ባልሆንም መጽሐፎችን አንብባለሁ። አሁን እንደዚህ ጊዜን እንድቆጣጠር፣ እንደዚህ አይነት አስተሳሰብም እንዲኖረኝ ያደረገኝ መጽሐፍ ነው። እና የቀደም መጽሐፎችን፣ እንደ ልብ ወለድ አይነቶችን፣ ታሪኮችን አነባለሁ። ብዙም ባይሆን አነባለሁ። ያንን የማነበውን ነገር ወደ ተግባር ዝም ብለህ ሳትፈልግ ራሱ ያነበብከው ነገር እንድትተገብር ያደርጋል። እና አሁን ከጓደኛ ጋር ሳወራ እንደው ጥቅስ ከሆነ አጣቅሼ፣ ታሪክ ከሆነ ያን ታሪክ ተናግሬ አብዛኛውን የመዋራት ልምድ ይዞኛል አሁን፤ የሚገርመው ዩኒቨርሲቲ እያለሁ እንደዚህ ታሪክ እያወራሁ እያለ በልይጠ ጥቅስህን ወደእዛ ጣልልኝ አለኝ ጥቅስ አልፈልግም አለኝ አንድ ጓደኛዬ ጥቅስ ከማብዛቴ የተነሳ ማለት ነው እና እኔ ታሪክን መንገድ በጣም እወዳለሁ የምወድበት ምክንያት ደግሞ ታሪክ ከሌለ ዛሬ የለም ነገም የለም ስለዚህ ታሪክ ለሰው ልጅ አስፈላጊ ነው ከታሪክህ መጥፎ ታሪክ ሊሆን ይችላል ጥሩ ታሪክ ሊሆን ይችላል መርጦ የመያዝ መርጦ የመያዝ የኛ ስራ ነው መጥፎውን መጥፎውን ታሪክ ወደ ጎን በመተው ጥሩን ታሪክ መርጠን የሚያዝን እድሉ የኛ መሆን አለበት መምረጥ አለብን ሁሉንም የመጣውን ታሪክ ሁሉ መቀበል የለብንም እንደኔ መርጠን ነው በቃ የሚሆነውን ይጠቅመናል የሚለንን ጥሩ ጥሩም በቃ አሁን ለምሳሌ አንድ የሆነ የሀገር መሪ ስለ ሀገር እድገት ስለ ሀገር ኢኮኖሚ በጣም የተናገረው ካለ እሱን በደንብ መስበክ ወጣት ነው ሌላ ስለ ረብሻ ስለ ዘረኝነት የሰበከ ከሆነ ደግሞ እሱን ማተው በቃ ማግለል ምክንያቱም አይጠቅምም ያን ስላነሳነው አሁንም የሚመጣ ነገር የለም ስለዚህ ወደ ኢኮኖሚው ወደ ጥሩ ባህልን ለማስፋፋት የሞከረ ከሆነ እሱን ታሪክ በደንብ እየነገሩ ትውልዱ በደንብ በቃ በሚገባ ታሪክን ማስተማር አለብን እኔ በቃ ታሪክን በጣም የምገድፍ ሰዎች ነኝ ምክንያቱም ታሪክ ከሌለኝ እኛ የለንም የድሮ ጀግኖች እንዴት ጀግና ሆኖ ለማለት የነሱን ታሪክ አገላብጥን ማንበብ አለብን እንዴት ይሄንን ሰሩት ለማለት እንዴት ይሄን ፈጠሩት ለማለት ታሪክን ዞሮ ብለን ሪሰርችም ሊሆን ይችላል የተጣፈ ልብወለድ ሊሆን ይችላል የተጣፈ ታሪክ ሊሆን ይችላል እሱን ታሪክ በደንብ መርምረን አይተን ለትውልድ ማስተላለፍ አለብን በቃ አሁን ለምሳሌ በእምነት ልንል እንችላለን መጽሐፍ ቅዱስ አለ ቁርአን አለ ይሄ ድሮ የተጣፈ ታሪክ ነው ግን በዛ ታሪክ ስለሆነ የምንኖር ይሄን ታሪክ በዴምብ ለትውልድ መናገር አለብን እና አሁን ይሄን መናገር ደስ ይለኛል ያስደስተኛል ይሄ መጽሐፍ ቅዱስ እንደዘበሏል አትስረቁ አትዝረፉ ብሏል አትዋሹ በውሸት አትሟሉ ብሏል ይሄን ማየት አለብን ብዬ አስባለሁ እንደው

አዎ ስራዎችን በቅደም ተከተል ነው የማስቀምጠው። እርግጥ አሁን አሁን ነው የለመድኩት እዚህ ይንበርሲቲ ከገባሁ በኋላ ስራዎችን በጣም በቅድም ተከተል ነው ማስቀምጥ። የመንግስት ስራ ነው ምሰራው። ከ ለምሳሌ ጠዋት ከለሊቱ አስር ሰዓት ላይ ጀምሬ እነሳለሁ ከአስር ሰዓት እስከ አስር ሰዓት ተኩል። በእምነቴ የኦርቶዶክስ ነኝ ጸሎት አደርጋለሁ። ከዛ መጽሐፎቸን ቀደም ላይ ተዝህ በፊት ማንበው እንደ ልቦለድ አይነት መጽሐፍ ነበር። አሁን አሁን ደሞ ትንሽ ጭንቅላቴም በሰል ሲል ወደ ቢዝነስ ያሉ መጽሐፎችን አነባለሁ። ለሰላሳ ለአንድ ሰዓትም ያህል ከዛ በኋላ ደሞ ወደ ሶሻል ወደ ሶሻል ሚዲያ ገብቼ ይጠቅማል ሚለው ስለ ቢዝነስ ስለ ቢዝነስ ፕላን። ስለ ቢዝነስ ፕላን እሰራለው። ፎር ኤግዛምፕል ብዙ ስራዎችን አያሉ እንደ አፖወርክ አይነት እንደ ፋይበር አይነት ሌላ ሌላ እንደ ጀኒ ጀኒ እንደ እናንተ አይነት አርቴፊሻል ኢንተለጀንሲን ለማዳበር ብሎ በቢሮ የሰራነው አለ። እንደነሱ አይነቶችን ሰርቼ አደርጋለሁ እስከ አስራ ሁለት ሰዓት ከሰኞ እስከ አርብ ከሆነ እስከ አስራ ሁለት ሰዓት። ከዛ ከአስራ ሁለት ሰዓት ጀምሬ እስከ አንድ ሰዓት። ተኩል ስራ ቦታ እደርሳለሁ እዛ ስራ ቦታ ከአንድ ሰዓት ተኩል ጀምሬ ደሞ እስከ ሁለት ሰዓት ተኩል እንደዛው። ስልክ ላይ ወደ ወላይን ስልጠና ቦድካስቲንግ አዳምጣለሁ ለጭንቅላቴ ስል ጭንቅላቴን ፐርሰናል ደብሎፓመንትን ለማሳደግ ስል ፖድካስት አዳምጣለሁ የሰዎችን ታሪክ እሰማለሁ የራሴን ለማሳደግ ስል። ሌላ እንደዚህ አሁን ለኦንላይን ስራ ለምሳሌ ይሄንን የእናንተን ስራ ሰራሁ አይደል? እሄንን ስራ ለማውጣት እምትጠቀምበት መንገድ ባይናንስ ባይፒት ባይኦነር ሊሆን ይችላል። እንደነሱ አይነቶችን እሰለጥናለሁ አያለሁ በዋናነኝነት ግን እየሰለጠንኩ ያለሁት አሁን በዛ ሰዓት። ቪዲዮ ኢዲተር ቪዲዮ ኢዲተር እሰለጥናለሁ በዛች ሰዓት ከአንድ ሰዓት ተኩል እስከ ሁለት ሰዓት ተኩል አሰለጥናለሁ። ከዛ ሁለት ሰዓት ተኩል እገባለሁ የመንግስት ስራ። የመንግስት ስራ ያነን እሰራለሁ ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ጀምሬ። በደንብ እሰራለሁ ምንም ስራ ጫና ከለለብኝ እዛው ዩቲዩብ ላይ ሆኜ መማር ያለብኝን ኮደር ሚባል በኢትዮጵያ የመጣ ስልጣን አለ እሱ እሱን እሰለጥናለሁ። በደንብ ነው በቃ ዝም ብዬ ግዜየን እያባከንኩ አይደለም በደንብ ነው። በደንብ በቅደም ተከተል ነው ያ ኪያድኩት ያለው እንደው እንደው እንደውም መከታተሌን ያወቅኩት ምሳ ራሱ ስበላ እንደዚህ ብዙም ጓደኛ የለኝም። ልክ እበላለሁ ልክ እንደጨረስኩ ወጥቼ ወደ መናፈሻ ቦታ እሄድና ምሰራትን ስራ እሰራለሁ። በዴንብ ነው እየተቆጣጠርኳት ያለው በደንብ ማለት ነው ያሁን ግዜን መቆጣጠሬም በጣም ውጤታማ እያደረገኝ ነው። ወደ ከተማ ተገጠር ወደ ከተማ መግባቴ ነው ይህ በዋናነት የጠቀመኝ በጣም እየጠቀመኝ ያለው። ምክንያቱም እሄ ሶሻል ሚዲያ አጠቃቀምህ ነው ሚወስነው። አጠቃቀምህ እንጂ እንደ ሶሻል ሚዲያ ጠቃሚ ነገር የለም። አሁን አብዛኛው ሰው ቲክቶክ ዝም ሎ ስክሮን ስክሮን ሲያደርግ ይላል ግን ምንም ጥቅም የለውም። እኔ አሁን ቲክቶክ አፕሊኬሽኑ ራሱ የለኝም አልጠቀምም። ምክንያቱም ግዜህን ልውዝ አድርጎ ጭንቅላትን ባዶ አድርጎ እሚሰድ ነው። የማሰብ ሁኔታችንን በጣም ነው ሚቀንስ ትኩረት እንዳይኖረን ያረጋል ምክንያቱም። ጭፈራ አይተህ ከዛ ደሞ ሌላ ሞቲቬሽን አይተህ ከዛ ደሞ ሌላ ስድብ ከዛ ደግሞ ቦለቲካ በቃ ዝብርቅርቅ ያለ ነው የቲክቶክ ፕላትፎርሙ ስናይ። የፈለግነውን ነገር አይደለም ሚያገኝልኝ። እና እኔ አሁን ቲክቶክ አልጠቀምም ግዜዬን ስለሚያባክንብኝ ለጭንቅላቴ ሚጠቅም ነገር እያገኘሁ ስላልሆነ እሱን አሁን አለመጠቀሜ በጣም እየጠቀመኝ ነው። ምንድነው? ሶሳል ሚዲያ ምጠቀመው ዩቲዩብ በጣም ነው ምጠቀመው። ዩቲዩብም እኔ ምፈልጋቸውን ሰብስክራይብ አድርጌ እነሱ ላይ ብቻ እገባና ምን ለቀቁ የለቀቁታን ብቻ አይቼ እወርዳለሁ። ሌላ ሰርች ራሱ አርጌ ግዜየን አልገልም። ሰርች እማረገው መዝሙር ሙዚቃ ከሆነ በቃ መዝናናት አለብኝ ብዬ መዝናኛ ሰዓት ላይ ስደርስ። ጥዋት ላይ ከሆነ መዝሙር ቀን ላይ ምናምን ወደ ማታ ከሆነ ደግሞ ሙዚቃ ሰርች አርጌ እነሱን አያለው። እና ግዜዬን በደምብ በዴምብ አሁን እየተጠቀ እየተጠቀምኩበት ነው። ስራዎችን በቅደም ተከተል ታስቀምጣለህ? አዎ እና ለዚህ ጥያቄ በዴምብ ነው የአካይድኩት ያለ ብዬ አስባለሁ። አሁንም እሄው ከመንግስት ስራ መጥቼ እዛ ስራ ስለሌለ መተው አሁን ቀጥታ ይሄን የኦንላይን ስራ እየሰራሁ ነው። በቃ ስራን በደንብ እየሰራሁ ነው ያለው በደንብ በፕሮግራም እየሰራሁ ነው። ጥሩ ውጤት ወደፊት ጥሩ ነገር ይኖረኛል ብዬ ተስፋ አደርጋለሁ። አመሰግናለሁ።

ያ ስታመም ከስራ እቆያለሁ። ግን ህመሙ ይወስነዋል አሁን እንደ ጉንፋን ሳይሆን ጠበቅ ያለ መም። በሰውነቴ ላይ ወይም በማስበው ላይ በጭንቅላቴ ላይ ከበድ ያለ ነገር ከሆነ። ከስራ ቆያለሁ። ምክንያቱም የታመመ ጭንቅላት ጥሩ አስተሳሰብ የሌለው ጭንቅላት ጥሩ የሰውነት ሁኔታ የሰውነት ምቾት የሌለውን ጭንቅላቴን ይዤ ስራ ቦታ ቢሄድም። ለደንበኞችም ጥሩ አይደለም። ለስራውም እዛ ለምሰራው ስራ ጥሩ አይሆንም። ለምሳሌ እኔ አሁን አካውንታንት ነኝ ቁጥር ነክ ነው አር ምሰራ ጭንቅላቴ ነፃ መሆን አለበት። ከመም ከጉንፋንም ሊሆን ይችላል። ምክንያቱም ቁጥር ስለሆነ አንድ ዜሮ ተሰስተን ብናስገባ ወይም አንድ ዜሮ ተሰስተን ብናስቀር። በጣም የሃይለኛ ብር ልዩነት አለው የሃይለኛ ብር ሀይለኛ ብር በጣም ልዩነት ያመጣል። በቃ እንደ ቁጥር ነክነቱ በጣም አደጋ ስለሆነ ስታመም ትንሽታ በቃ ትንሽ ሳይሆን። ጭንቅላቴን የሆነ የሚከብደኝ ምናምን ከሆነ ሄጄ ወይም አስፈቅጅ እመጣለሁ አልበለዛም ደውዬ ዛሬ አልገባም እንዲ እንዲህ ሆኛለሁ ብዬ እቀራለሁ። ምክንያቱም የታመመ ሰው ቢሄድም እዛ ስራውንም አብሮ ማሳመም ነው እንጂ ሌላ ምንም ለውጥ ስለማያመጣ ማለት ነው። ስለዚህ እንደኔ እኔ እንደራሴ ታመመኝ እቀራሉ። ግን እስካሁን የወጣጥትም ነኝ። አሞኝ በህመም ምክንያት ቀርቼ አላውቅም። የተለየ ምክንያት ካልሆነ አሁን ለምሳሌ ጥርሴን ብሬስ አሳስራለሁ። የዚህ ቀጠሮ ኖሮኝ ፕሬሱ ሚፈታ ወይም የሆነ ነገር የሚታጠብ ነገር ከሆነ ለዛ አስፈቅጄ እቀራለሁ። በቃ ጤና ነው የሰው ልጅ ቀድሞ ጤናው መቅደም አለበት ጤነኛ መሆን አለበት። ጤና ከሌለው መስራት አይችልም ስለዚህ። ጤነኛ ከሆነ ግን አንድ ቀን የፈጀው የነበረው ሁለት ቀን የፈጀው ነው የነበረው ስራ በሁለት ሰዓት መጨረስ ይችላል። ታሞ ሚገባ ከሆነ ግን የአንዷን ሰዓት የአንዷን ሰዓት ስራ ሁለት ቀኑን ሶስት ቀን ሊፈጅበት ይችላል ምክንያቱም ጤነኛ አይደለም። ጥሩ ስሜት እየተሰማው አይደለም። እና እንደኔ በቃ የሆነ ጥሩ ስሜት የማይሰማኝ ከሆነ ጥሩ ምቾት ከሌለኝ እቀራለሁ። አስፈቅጄ ሀላፊዋን ዳይሬክተሯን አስፈቅጄ ዛሬ አልመጣም እንዴ እንዲ አሞኛል ብዬ እቀራለሁ ከስራ እቆያለሁ። ማርፈድ ምናምን አሁን ባመመኝ ቁጥር ማርፈድ ምናምን ሳይሆን በቃ ካመመኝ አመመኝ ነው። እያመመኝ እኔ መስራት ስለማልፈልግ እሄዳለሁ የስራ ፍላጎት በጣም ነው ያለኝ። ሄጄ ዝም ብሎ መቀመጥ ዝም ብሎ ማውራት አልወድም። ስራ ካለ ያን ስራ ስራ ስራ ስራ ማድረግ በጣም ነው ምወደው። በጣም በቃ ስራ ከሌለ ጠፍቼ እመጣለሁ። ካለለ ምን ታደርጋለህ? ምክንያቱም እንደዚህ መጥቼ አሁን እንደምሰራው ይሄን አሁን እንደምሰራው መስራት ስላለብኝ እሰራለሁ። ግዴታም ነው በቃ። መስራት ባለብህ ሰዓት ጊዜን በአግባቡ መጠቀም አሁን እዛ ስራ ከሌለ ወሬ ነው።

ያሁኑ ጥያቄ ደግሞ ቤተሰብ ምን ያህል ጊዜ ይሰበሰባል ነው የሚለው? እኔ ባደኩበት አሁን እንደ ገጠር ወይም ከከተማ ውጪ ነው ያደኩት ሙሉ እድገቴ አሁን ነው ወደ ከተማ የመጣሁ። እና ስብሰባ እንደዚህ ተሰብስበው ለመወያየት የሚባል ነገር የለም። ገጠር ላይ እንዲህ አይነት ባህል የለም። ሲጀመር ልምድ የለም። መሰብሰብ ጥሩ ነገር ነው ግን እንዲህ አይነት ልምድ በገጠር አካባቢ አልተለመደም። እኛ ላይ አሁን መሰብሰብ የሚባል የከተማውና የገጠሩን የሚለየው ስብሰባው ምንድነው? ለምሳሌ እዛ ገጠር ስምንት ልጅ ስምንት ቤተሰብ ራሱ ከሆነ በአንድ ማዕድ ነው ተሰባስቦ የሚበላ የዛን ጊዜ እንደተሰበሰበ ቁጥር ነው። ቤተሰብ እንዳለ ያወራል ምናምን ሁሌ በአንድ ማዕድ ነው። ወይም በአንድ ትሪ ይባላል በእኛ በገጠሩ በአንድ ትሪ ይባላል። በአንድ ትሪ ሁሉም ሰባት ሰው ስምንት ሰው ሊሆን ይችላል ስድስት ሰው ሊሆን ይችላል ተሰባስቦ እየበላ እሚያወራበት ነው በጣም የሚያስደስት ባህል። ከተማ ግን በአንድ ሞሰብ ይቅርና በአንዳንድ ሳህኒም እየበላ አንዱም አንዱ አንዱ ዶርም አንዱ አንዱ ዶርም ሆኖ ነው እየበሉ ያለው የመገናኛት እድል የለውም። ሰብሰባ ያደርጋሉ ሊደረግ ይችላል ግን ተደረገ ቢባል በወር በወር አንድ ጊዜ ከሁለት ወር አንድ ጊዜ። እንደዛም ላይሆን ይችላል። ግን ዞሮ የሆነ በቃ ስብሰባ ሊያደርጉ ይችላሉ። ይሆናልም ላይሆን ይችላል። ጥቂት ገጠር ግን መደበኛ ሰብሰባ አይሁን እንጂ ሁሌም በበላህ ቁጥር ምሳ በበላህ ቁጥር እራት በበላህ ቁጥር ተሰባስበህ ዝም ብለህ ስምንት ሰባት ሰው ሁነህ ሁሌም በአንድ ነው የምትበላ። ሳትወድ በቃ ማውራት ባትፈልግ ራሱ ታወራለህ። መቼም ወጥ ሲያልቅ አንተ አላወራትም ያልካትን ወጥ አድርጊ ማለትህ አይቀርም ከዛ በኋላ ወሬ ይጀምራል ይሄ ራሱ አንድ ስብሰባ ነው። በዛው ላይ ደግሞ በቃ አብረህ ተቀምጥክ ሰላሳ አርባ ደቂቃ አብረህ ከቆየህ ዘንድ የሆነ ነገር ይወራል ሚስጥር ይወራል ውሎ ይወራል ያለው ሁኔታ። በቃ እንደ ቀልድ እንደ ጨዋታ እየተባለ ከውስጥ አንድ ቀልድ አዋቂ አይጠፋም። አንድ ሁለት ቀልድ አዋቂ አይጠፋም ወይም ህፃን ልጅ እጠፋም በሱ በህፃኑ አማካኝነት ብዙ ጉዶች ይወራሉ። እና ይሄን እንደ ስብሰባ ነው የምቆጥረው። በጣም የምወደው ባህል በነገራችን ላይ እዛ የገጠሩ ተሰባስበህ የምታደርገው ነገር የእውነት በጣም ማለት ነው እንዴ? በቃ ትሰባሰባለህ ክብ ብለህ ነው የምትበላ እንጀራው ዝምብሎ ሶስት አራቱ እንጀራ ይደራረብና በስመ አብ በወልድ በመንፈስ ቅዱስ ተብሎ። በደንብ ተባርኮ ነው የሚበላ በቃ ምን ሆነን ለመቅረጥ? እኔ ስብሰባ ነው ብዬ ነው እኔ እንደኔ ይሄ እንደ ሰብሰባዬ ከተያዘልኝ ይሄ እኔ የገጠር ስብሰባ ይሄ ነው ብዬ ነው የማስበው። ስብሰባ ማለት መቼም ያለን ችግር ያለን ደስታ ተካፍለህ ተሰባስበህ የምትጋራበት ነው። እና ይሄም ተሰባስበን የምንወያይ ከሆነ አንድ ላይ ሆነን የምናወራ ከሆነ የሆነ ነገር ማድረግ አለብን ይሄን ማድረግ የለብንም። ይሄ ይሄ ይሄ ቢሆን ጥሩ ነው ይሄ ይሄ እኮ ባይሆን ጥሩ አይደለም እያለ። ቤተሰብ ከልጁ ጋር እናት አባት ከልጆቹ ጋር በእራት ሰዓት ያን ተወያየ ማለት እኔ እንደ ስብሰባ ነው የምቆጥረው። ባህሉም ጥሩ ነው። በቃ ይሄ አሁን ከተማ ላይ ግን ለአንዷ ልጅ አንድ ዶርም ለአንዷ ልጅ አንድ ዶርም ይሰጥና ስልክና እራት ይሄድላታል ስልኳን ትይዛለች እራት ይሄድላታል በሰራተኛ አማካኝነት። ምን እንደሆነ አታወራ ምን የለ ይሄ እኔ እንደ ስብሰባ አልቆጠረውም በቃ። ከሳምንት አንድ ቀን ከወር አንድ ጊዜ እነሱ አንድ ቤተሰብ ተሰባሰቡ ይባል እንደ ሰብሰባ አይቆጠርም። ሌላ የመተዋወቅ ስራ ነው እንደውም ተነፋፍቀው ቆይተው ተዋወቁ ነው እንጂ የሚባል እኔ ስብሰባ አልለውም። ገጠር ላይ ግን የሚያምር ሰብሰባ ነው በቃ ዘወትር ምሳ በበላህ ቁጥር ራት በበላ ቁጥር በአንድ ላይ ነው የምትበላ ከሁሉም ነገር እንጀራ ሊሆን ይችላል። ጥሬ ራሱ ስትበላ በአንድ ሳህኒ ወይም በአንድ ሰፌድ በገጠሩ እንደውም ይሄ ሰፌድ የሚባል አለ። ልክ በዛ በሰፌድ ትልቅ ጥሬ ዝም ብሎ ብዙ የአንዱን ብረት ድስቱን ጥሬ ገልብጣ ታመጣዋለች እናታችን። ስብስብ ብለህ እየበላህ ማውራት መጫወት በቃ ጠላህን እየጠጣህን ማውራት። አንተ እኮ ምናምን በቃ በቀልድን መልክ ግን ቁም ነገር የሚተላለፍበት። የስብሰባ አይነት እኔ በቃ ያስደስተኛል። እና በምን ያህል ጊዜ ይሰበሰባሉ ምን ያህል ጊዜ ነው የሚሰበሰቡ ብትለኝ። እንደ ገጠር ዘወትር ስብሰባ አለ ነው የምልህ በቃ። አልተሰበሰቡም ቢባል ማታ ማታ በቃ ይሰበሰባሉ። ምንም ጥርጥር የለውም ማታ ሁሉም ከስራ ስለሚገባ ማታ ሁሉም ስብሰባ ላይ ነው። ስንተኛ ራሱ በደንብ በቃ ሁሉም አንድ ጊዜ የሚተኛ አንድ ጊዜ እራት እከሌ አልመጣም እከሌ አልመጣም ተብሎ ተሰብስቦ እራት ተበልቶ የተወሰነ ደቂቃ ተወርቶ። ከዛ ነው የምንተኛው እና እኔ ሁሌ ስብሰባ አለ ነው የምለው በገጠሩ። አመሰግናለሁ

በጣም ምርጥ ጥያቄ አሁን ጊዜውን ያማከለ ምርጥ ጥያቄ ነው። አሁን የተነሳው የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የሚለው ብዙ አይነት መፍትሄዎች አሉ። ለምሳሌ ቴክኖሎጂ አሁን ስልክ ሊሆን ይችላል ላፕቶፕ ሊሆን ይችላል። የሴቲንግ ላይ ወይም ሌላው ቴሌግራም በኢሞ። ለምንነካበት ከበቃበት ጊዜ እኛ የሆነ ነገር መላክ ፈልግን ላናውቅ እንችላለን የዛን ጊዜ። ብዙ አይነት መፍትሄዎች አሉ ይሄ ጄኒ ጂን ጂኒያ ኤንድ ቻት ጂፒቲ ቻት ጂፒቲ ማለት ነው። በቃ እኔ እንደ ወንድሜ ነው የማየው የምፈልገውን ነገር እጠይቀዋለሁ የምፈልገውን መልስ ይሰጠኛል። እና ይቅርታ እኔ የምፈልገውን መልስ ነው የሚሰጠኝ። ይሄን በጣም የቴክኖሎጂን ችግር ሲያጋጥምህ ምን ታደርጋለህ ለሚለው ጥያቄ? ቻት ጂፒቲን በጣም ነው የምትጠቀመው። ለምሳሌ አንድ ሴቲንግ ላይ ብራይትነሱ መቀነስ እንዴት ነው? ወይም ስክሪንሹት ማድረግ እንዴት ነው? ብዬ ብጠይቀው በደንብ ሴቲንግ ገብተህ በዚህ በዚህ ሄደህ በዚህ በዚህ ሄደህ። ስክሪንሹት ማድረግ ትችላለህ ወይም ማብሪያና ማጥፊያውን የድምጽ መጨመሪያውን ሁለቱን በአንድ ሰዓት ተጭነህ ስክሪንሹት ማድረግ ትችላለህ ብሎ በደንብ ያስረዳል። በቃ ቻት ጂፒቲ ዋነኛ መፍትሄው። በመቀጠል የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? ለምሳሌ ቴክኖሎጂን የፈጠሩ ሳፖርት ወይም መረዳት ነገር ይኖራቸዋል። በቃ ይሄ ቢያጋጥም ይሄ ይሄንን እርዳታ ጠይቁ የሚሉ አሉ። እነሱን በውስጥ መስመር በኢሜል ሊሆን ይችላል በቴሌግራም በፌስቡክ ሊሆን ይችላል ሊንካቸውን በመጠቀም እርዳታ መጠየቅ። ምክንያቱም እነሱ ስለሰሩት ለነሱ በጣም ቀላል ስለሆነ። ከእነሱ እርዳታ መጠየቅ። በሶስተኛ ደረጃ ደግሞ ከጎናችን ያለ ሰው። ለምሳሌ እኔ አሁን ሊሆን ይችላል ስልክ መያዝ የጀመርኩት። ስለዚህ ሰርክ ሁለት አመት ሶስት አመት ይዞ የኖረውን ሰው ብዙ ተመያዙ አንፃር ብዙ ነገሮችን ስለሚለምድ እሱን መጠየቅ። ብራይትነስ መጨመር እንዴት እንደሆነ እኔ አዲስ ከሆንኩ ስልክ ካላወቅኩ። ሁለት አመት ሶስት አመት የያዘ ሰው ብራይትነስ እንዴት እንደምትጨምር ታውቃለህ? ስለዚህ አሁን ብራይንትነስ እንዲያሳይህ መጠየቅ። ሌላ ሌላው ሴቲንግ ላይ ድምጹን ጨምርልኝ ብትለው። እኔ ላላውቅ እችላለሁ እሱ ግን ከልምድ አንፃር ከብዙ አመት ከመያዝ አንፃር ሊያውቀው ስለሚችል። የሚያውቁ ሰዎችን ብዙ ልምድ ያላቸው ሰዎችን መጠየቅ። ሌላ በቴክኖሎጂው ላይ የተሰማሩ መካኒካል ሊሆን ይችላል። እንደ ሀገራችን ቴክኒክና ሙያ የሚሰለጥኑ አሉ። ስለ ኮምፒውተር ስለ አይቲ ስለ ጣውላ ስራ ስለ ጄኒ ጄኒኔተር እንደዚህ አይነት በቃ የሆነ ክህሎት ያላቸው ነገር ስራና ክህሎት ወይም ምንድነው? ይሄ ስልጠና የሚሰጥ አለ ራሱን የቻለ እነሱ እነሱን ሄዶ መጠየቅ። ዋነኛው ደግሞ አሁን የቴክኖሎጂን የሚጠግኑ ስልክ የሚጠግን ቴሌቪዥን የሚጠግን። ብዙ ስቶፍ የሚጠግን ፍሪጅ የሚጠግን አለ ራሱን የቻለ። ስለዚህ ስቶፍ ከተበላሸበት ስቶፍ የሚጠግነው ሰውዬ ላይ ሄዶ ማሳየት። ስልክ ከተበላሸች ስልክ የሚጠግነው ሰውዬ ላይ ሄዶ ማሳየት ችግሩን እሱ ያውቀዋል። ቴሌቪዥን ከሆነ ቴሌቪዥን የሚጠግነው ሰውዬ ላይ ሄዶ ማሳየት። በቃ ሁሉም እንደየመክሊቱ ያለውን ችሎታ ያላቸው ሰዎች ላይ ሄዶ በመጠየቅ የቴክኖሎጂን ችግር መፍታት እንችላለን። ሌላ ሰርች ማድረግ ብቃቱ ካለ ሁሉ ነገር ቴክኖሎጂ እዚህ ዩቲዩብ ላይ ሊሆን ይችላል ቲክቶክ ላይ ፌስቡክ ላይ ሊሆን ይችላል ሁሉ ነገር አለ። አንተ ስልክህን እንዴት ማስተካከል እንዳለብህ ቲክቶክ ሁሉን ነገር ያሳየ ዩቲዩብ ቲክቶክ ፌስቡክ ቴሌግራም ሁሉን ነገር ያሳያል። እንኳን እንኳን ይሄ ዶሮ እንዴት እንደሚታረድ በደንብ ነው የሚያሳይ። እና ቴክኖሎጂን እንዴት ልወቅ ከተባለ። ዩቲዩብ መጠየቅ መማር ነው በቃ መማር። ችግሮችን ሲያጋጥሙ ለመፍታት። ዩቲዩብ ላይ ሄደን መጠየቅ የገጠመንን ችግር ስልኬ ባትሪዬ ዋይፋዬ ፈጣን አልሆነልኝም ብለህ ብትጠይቀው። ይሄ ይሄን ስላበራህ ነው ሲቲንግ ላይ አጥፋ ከዛ በኋላ ይፈቅድልሃል ይላል። ባትሪህ ይሄ በጣም እየጨረሰ ነው ብትለው። ይሄ ይሄ እየበራ ዝም ብሎ ስለሚቆጥር ይሄን አጥፋው። ባትጠቀምም እየቆጠረ ስለሆነ ይህንን አጥፋ ብሎ ራሱ ዩቲዩብ ላይ ያለ እነ ቻት ጂፒቲ ያሉ በደንብ ያስረዱናል። እና ዋናኛው ችግር ሲያጋጥመን የማደርገው ነገር ቻት ጂፒቲን በደንብ እጠይቃለሁ። በጣም ስልኩ ወይም የያዝኩት ነገር መሳሪያ የተጎዳ ከሆነ ወደ ስልክ ቤት ወደሚመለከተው አካል ብቃት ወዳለው አካል እሄዳለሁ። በቃ ይሄ ነው ያለው ነገር። ከዚህ በፊት ልምድ ያላቸው ሰዎችን በደንብ እጠይቃለሁ።

አዎ በአካባቢው በአካባቢያችን ድልድዮች አሉ። ለምሳሌ አበይ በረሃ አበይ በረሃ ላይ በጣም ሀይለኛ ድልድይ። ጣሊያን የሰራቸው ይሄን ያህል አመት የሚያገለግል። በጣም ብዙ ጊዜ ከተሰራ በጣም ብዙ ጊዜ ሆኖ ግን ለዚህን ያህል አመት ያህል እያገለገል ያለ ድልድይ አለ። ሌላ ስሜ የዛው አካባቢያችን በጨት የምትባል ቦታ አለች። በቃ በአብዛኛው ውሃ ባለበት አካባቢ ላይ ድልድይ አለ። ውሃ ካለ ድልድይ አለ ማለት ነው። ስለዚህ እኛ አካባቢ ደግሞ የዝናብ ሀገር ነው ማራ ክልል ይባላል የዝናብ ሀገር ነው። ቦታው ረባዳማ ዝቅ ያለ ቦታማ ነው። እና በዛ ምክንያት ድልድይ አለ። በቃ ውሃ ባለበት ቦታ ላይ ሁሉ ድልድይ ስላለ አለ።

የጥያቄ የቀረ ምግብ ትበላለህ አዎ የቀረ ምግብ በደንብ ነው የምበላው። እንደውም አብዛኛውን ጊዜ ያደረ ምግቦችን በጣም ነው የምወደው ለምሳሌ አድሮ በጣም የሚጣፍጡ ሞግቦች አሉ እንደ ዱባ የሚባል በገጠር አካባቢ በጣም ባይላይ የሚጠቀሙት። ሌላው ሲያድሮ እንደ ጎመን ጎመን አሁን አድሮ በጣም ነው የሚጣፍጥ እና እነዚህ ያደሩ። ወይም የተረፉ ምግቦችን በጣም ወይም የቀሩ ምግቦች በጣም ነው የምወድ ሲያድሩ የሚጣፍጡ። አንዳንዱ ደግሞ አሉ ያው ካለ ከኢኮኖሚ አንፃር ከሁኔታው አንፃር። ይኸው ግዴታ መብላት ስላለብን የምንበላ እንደ ሽሮ አይነት አሁን ሲያድር ለጤናም ጥሩ አይደለም በጣምና የለውም ታደረ። እርግጥ እሱ ይኸው ካለ ከኢኮኖሚ ከብር አንፃር ነው እንጂ እንዲበላ ይሄን ያህል አይመከርም። ግን እበላለሁ በቃም ሁሉን ነገር የተረፈ ምግብን እበላለሁ። ምክንያቱም ካለን አንፃር በጣም በቂ ገንዘብ ቢኖረን። የተረፈውን ለጤናሽን ሲባል ወይን ለከብት ይሰጣል ወይንም በቃ አለ አይደለም ለሚገባው አካል ይሰጣል ነበር ግን ከኢኮኖሚ አንፃር የተረፈውን የቀረውን ምግብ ይበላል። እንደውም እንዳይበላሽ ኑ ብሉት ተብለን ተሰብስበን ልጆች ተሰባስበን ነው የምንበለው። እና የቀረ ምግብ እንበላለን በደንብ ነው የምንበለው በቃ። ዳቦ አይነት ሊሆን ይችላል ሽሮ ሊሆን ይችላል እንጀራ ሊሆን ይችላል የተረፈ ሰው በልቶ የተረፈ እንጀራ ሊሆን ይችላል ወይም የቀረ እንጀራ እሱን እበላለሁ። እንደዚህ ነው።

አዎ ቅርቃሃ በኛ አካባቢ ይበቅላል በጣም አስፈላጊ ነው ለወንበር ለአልጋ። አብዛኛውን ጊዜ ለወንበር ነገር ነው የሚጠቅሙት እና ሌላው ጊዜ ደግሞ። በጣም እንጠቀመዋለን እና ቀርቃህ በጣም ጠቃሚ ነገር ነው። ጠንካራ ስለሆነ በጣም ቁመቱን በጣም ትልልቅ ስለሆነ እንደው ብዙ አገልግሎት ስለሚውል ቀርቃሃ በጣም ጠቃሚ ነው። እና በእኛ አካባቢ በጣም አለ።